ድምጽ የሚሰማችሁ የባለም ዙሪያ ያላቸው የሰው ልጆች በሙሉ ሰላም እንዴት አላቹ በማለት ጥልቅና ጥብቅ የሆነ። ሰላምታዬን እያቀረብኩኝ ጥያቄዬን በቃል አነብና ለጥያቄው መልስ የሚሆን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው? የሚል አጎት ነው የሚል እንግዲህ አጎት የሚለው ቃል በአማርኛ ቋንቋ ስርዓት መሰረት ባለቤት ነው የሚሆነው የትኛውም አረፍተ ነገር ቢገባ ከባለቤት ውጪ ሌላ አገልግሎት ውስጥ ሆኖ ሌላ አገልግሎት ሰቶ ሊገባ አይችልም ማለት ነው። እና በመጀመሪያ አጎት ማለት ምን ማለት ነው? የሚለውን ፍች ሰተን ብናየው ምንድነው የሚል አጎት ማለት ያንድ ልጅ ለአንድ ሰው። ሁለት ወይም ከዚያ በላይ አንድ ሁለት በቃ ሁለት አንድ ወይም ከዚያ በላይ ወይም ላይኖረው ይችላል ባይዘዌ ሊኖረዉም ይችላል ላይኖረዉም ይችላል። አጎት ምክንያቱም አጎት ማለት በመጀመሪያ ደረጃ የአባቱ ወንድም ወይም ደሞ የእናቱ ወንድም ስለሆነ የአባቱ ወንድም ላይኖረው ይችላል የእናቱም ወንድም ላይኖራት ይችላል። ስለዚህ አጎት ማለት ባዮሎጂካሊ ወይም ጄኔቲካሊ ምንድነው የእናቱ የወላጆቹ ወንድሜ የሆነ ማለት ነው። እህት አይደለም እህት ከሆነ አክስት ነው የሚሆነው። ስለዚህ በጾታው ወንድ የሆነ የወላጆቹ ወንድም የሆነ አካል ነው ማለት ነው። ስለዚህ እንደዛ ከሆነ ምን ሊሆን ይችላል? አጎት ሊኖረውም ይችላል ከሁለት በላይም ሊኖረው ይችላል ምክንያት ማለት ነው ማለት ነው። ለምሳሌ በእናቱ በኩል የእናቷ የእናቱ ወይም የእናቷ አንድ ወይም ከዚያ በላይ ወንድም ሊኖራት ስለሚችል ላይኖራትም ይችላል ማለት ነው። ስለዚህ አጎት የሚለው ልክ እንደ አባት የግዴታ ሊኖር የማይችል ነገር ግን ባዮሎጂካሊ ደግሞ ጄኔቲካሊ የወላጆቹ ወንድም የሆነ አካል ምን ይባላል? በእኛ በአማርኛ ቋንቋ ተናጋሪዎች ላይ አጎት ይባላል ማለት ነው። ስለዚህ አጎት ማለት ምንድነው? ብንል ሰው ነው ሰው ሆኖ ደግሞ የአንድ ወላጅ የአንድ ልጅ የወላጆቹ ወንድም የሆነ ሰው ወይም አካል ማለት ነው። ስለዚህ በቁጥር ስንት ሊሆኑ ይችላሉ? ብንል ዜሮ ላይኖረውም ይችላል ወይም ደግሞ ኢቭን ከአስር ከሃያ በላይም ሊኖረው ይችላል። እንግዲህ ያኛው እንደ ቤተሰቦቹ ብዛት የሚወሰን ይሆናል። እንጂ ከዜሮ ይዞ በቃ ወደ ላይ ሊሚቴሽን ላይኖረው ይችላል። ስለዚህ ስለ በዚህ ጥያቄ ላይ ያለኝ አጠቃላይ ጽንሰ ሀሳብ ይሄን ይመስላል። ለማንኛውም ስለ ጥያቄው በጅጉ አመሰግናለሁ ሰላም።

እሺ ባለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ። ሰላም እግዚአብሔር እያቀረብኩኝ ሰላም እንዴት አላችሁ እያልኩ ጥያቄን አነብና የተጠየኩትን ጥያቄ ብንባብ ካሰማሁ በኋላ። ለጥያቄው መልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ኋላ ይላል? ኋላ ማለት እንግዲህ እንደሚታወቀው የሆነ ጊዜን ነው የሚያመለክት ወይም ደግሞ ኋላ ስንል ፖዚሽንን ያመለክታል ማለት ቦታን ያመለክታል። ለምሳሌ ከአበበ ኋላ ብንል ከአበበ በስተጀርባው ማለት ነው። ወይም ደግሞ ከቤቱ ኋላ ከቤቱ በስተኋላ በስተጀርባ ማለት ነው ኋላና ጀርባ አንድ ነው ትርጓሜው ኋላ ማለት ጀርባ ማለት ነው። ጀርባ ማለት ደግሞ ከአንድ ከሆነ ነገር በስተኋላ ያለ ነገር ማለት ነው። ኋላ ማለት ስለዚህ አንድ ቦታን የሚያመለክት ይሆናል። በሌላ አገላለጽ ደግሞ ጊዜን የሚያመለክት ይሆናል ማለት ነው። ምክንያቱም ይሄን ከሰራህ በኋላ ይሄንን ኋላ እሰራዋለሁ ሊል ይችላል። ያ ማለት ይህንን ስራ ከሰራሁ በኋላ ይህን ጨርሼ ቀጣይ የምሰራው ይሆናል የሚል ትርጉም ይዞ ይመጣል። ስለዚህ ቀጣይ የሚል ነው ቀጣይ ጊዜ ኋላ ማለት ቀጣይ ጊዜ ማለት ነው። በሌላ በሌላ አነጋገር ደግሞ ኋላ ሲባል ከበስተጀርባ ከበስተኋላ የሚለውን ትርጉም ይዞ ይመጣል ማለት ነው። ስለዚህ ኋላ የሚለውን ቃል ብቻ በማየት ይሄ ነው የሚል ትርጉም አይኖረውም ነገር ግን ቃሉን በአረፍተ ነገር ስናስገባው ትክክለኛ ፍቺውን ይዞ ይመጣል ማለት ነው። ለምሳሌ ካበበ በኋላ በቀለ ተቀምጧል ልል እችላለሁ አሁን ይሄ ማለት ምን ማለት ነው? ካበበ በኋላ በቀለ መቀመጡን የሚያመለክተን ምንድነው? ከአበበ በስተጀርባ በቀለ መቀመጡን ነው የሚያትትልን ማለት ነው ቁጭ ማለቱን ያመለክታል ማለት ነው። ወይም ደግሞ ይህንን ኋላ እሰራዋለሁ ብል ይህንን ኋላ እሰራዋለሁ ብል ይሄ ያንን ከመስራቴ በፊት ሌላ ስራ አለኝ ማለት ነው። ስለዚህ ጊዜውን ነው የሚያመለክት የጊዜ ሂደቱን ያመለክታል ማለት ነው። እና ምንድን ለማለት ነው በዋናነት ኋላ የሚለው ሁለት አይነት ፍች ይዞ ይመጣል ይህንንም ደግሞ እንዲሁ እንደተቀመጠም ትርጉም ስለማንችል የግዴታ በአረፍተ ነገር ሲገባ ብቻ ትክክለኛ ፍቺውን የምናገኘው ይሆናል። ነገር ግን እንደ አጠቃላይ ኋላ የሚለው አንደኛ ቦታን ያመለክታል ሁለተኛ ደግሞ የጊዜ ቅደም ተከተልን የሚያጠይቅ ይሆናል ማለት ነው። ነገር ግን የጊዜ በአረፍተ ነገር ሲገባ ግን ጊዜ በጊዜ ይግባ ወይም በቦታ ይግባ የሚለውን በእርግጠኝነት ማወቅ ስለምንችል ትርጉሙ አንድ ብቻ ይሆናል በዚያን ሰዓት ማለት ነው። ለማንኛውም ስለ ጥያቄው በእጅጉ አመሰግናለሁ ሰላም።